የመጠጥ ውሃን ከየት ታገኛለህ ይላል? እኔ የማገኘው እንግዲህ የመጠጥ ውሃን ከ ውሃ ነው እኔ የምጠቀመው የምንጭ ውሃ ነው። እና ያው ካለሁበት አንፃር አካባቢያችን ብዙም የተሰራ የታንከር ምንለው ነገር ስለሌለ ከወራጅ ውሃ ወይም ምንጭ ውሃ ከሚባል ነገር ነው የምጠጣውን ውሃም አገኜሁ። ከከርሰ ምድር ማለት ነው የተፈጥሮ ውሃ ነው የምጠቀመው እኔ።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? አዎ አለኝ ምክንያቱም ሶሼብል የሆንኩ ሰው ነኝ። ከባልደረቦቹ ጥሩ የሆነ ግንኙነት አለኝ ያሌነ ሪሌሽን ደግሞ ይሄን እርስ በእርስ አለ እንድንዋደድ እንድንፋቀር ያገለግለኛል ማለት ነው። ስለዚህ ጥሩ የሆነ ሪሌሽን ነው። ያኔን ከጓደኞቹ ጋር ከቤተሰቦቹ ጋር ከሁሉም ጋር ጥሩ የሆነ ግንኙነት አለኝ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ አስተናግዳለሁ ምክንያቱም የተያዩ ነገሮችን በአንድ ጊዜ ማስኬድ እችላለሁ። ለምሳሌ ያክል እያጠናሁ ሙዚቃዎቹን አነባለሁ። ወይም ደግሞ ሰው ጋር በማወራበት ሰዓት አእምሮዬ ሌላ ነገር ያስባል። ስለዚህ ብዙ ነገሮችን በአንድ ሰዓት ማከናወን እችላለሁ ማለት በተመሳሳይ ሰዓት

ጠዋት ምን ትበላለህ? ይላል እንግዲህ ጠዋት ጾም በማይኖርበት ሰዓት እኔ ምን ምመገበው ሻይ በዳቦ ወይም ደግሞ እንግዲህ ፍርፍርም ካለ ፍርፍር ያገኘሁትን ነው ምመገበው። ጾም ሰዓት ከሆነ ደግሞ ያው ጾም ስለሚሆን አልመገብም። በሚኖር ሰዓት ግን ያገኘሁትን ነው የምመገበው። ግን በአብዛኛው አሁን እየተጠቀሙት ያለ ዳቦ በሻይ ምናምን ነው።

እህል መፍጨት ታውቃለህ ወይ? አዎ አውቃለሁ። እንግዲህ በባህላዊ መንገድ ድሮ እናቶቻችን እንደሚያደርጉት በወፍጮ ኢሜጅ ወይም ደግሞ በሚባለው በዛ በዛም የተወሰነ እሞክራለሁ መፍጨት አሁን በዘመናዊ መንገድም ወፍጮ ቤት ተቀጥሬ ለብዙ ሰዓት ለሁለት አመት ያህል ሰርቻለሁ። ስለዚህ እህል መፍጨት እችላለሁ

ፎቶዎችን የት ታስቀምታለህ? እንግዲህ ፎቶዎችን ማስቀምጠው በስልኬ ከሆነ ጋለር ወይም ደግሞ የሆነ ሰክዩር ከሆነ ቦታ አስቀምጣለሁ። ነገር ግን ደግሞ በሃርድ በፎቶ ከሆነ ደግሞ እሱን ደግሞ የራሱ የፎቶ ማስቀመጫ ቦታ አለኝ። ከዚያ ነው የማስቀምታቸው ምክንያቱም በምፈለጋቸው ሰዓት የማገኝበት ቦታ ላይ ፎቶዎችን አስቀምጣለሁ

በስራህ ላይ ምን ተግዳሮት አለህ እንዴ? በዚህ ተግዳሮት ማለት ሀላፊነት ወይም ደግሞ አስተዋጽኦ ምንድነው? በዚህ ጋር እንግዲህ ያለኝ አስተዋጽኦ ምንድነው? በሚይዘው ሙያ ላይ የራሴ የሆኑ ተግዳሮቶች አሉኝ ወይም ደግሞ ሰራችሁ ማከናወን ማከናወናቸው ነገሮች አሉኝ። ስለዚህ እነዚህን ደግሞ በብቃት ነው የምወጣው አሁን ለምሳሌ ያክል ተማሪ ነኝ ተማሪው ሆኜ ተግዳሮችን ምወጣው ምንድነው? ጠንክሬ ለማጥናት ተግዳሮችን እየተወጣሁ እገኛለሁ ማለት ነው

አዎ ቅጽል ስም አለኝ ዋናው ስሜ ዮሐንስ በቀለ ነው ግን ደግሞ ከግቢ ብዙ ሞክሾች ስላሉ የግብይ ተማሪ ከመሆኔ አንፃር ብዙ ተመሳሳይ ዮሐንስ ዮሐንስ ስሞች ስላሉ ስሜን ወደ ቅጽል ስም ቀይረው ጆን ዳንጊ ይሄዱታል ጆን ዳንጊ ማለት ያው የመጣሁበት ዳንግላ አካባቢ ምናምን ስለሆነ ጆን ዳንጊ በሚል ቅጽል ስም የተለያየ ያው ማህበራዊ ሚዲያ ላይ ቲክቶክ ላይም ሳይ ጆን ዳንጊ በሚል ስም ነው ስሜን በቅጽል ስሜ ነው ያወጣሁት ብዙ የዶርም ተማሪዎች የሚሉኝ ጆን ዳንጊ ነው በቅጽል ስሜ ነው እየጠሩኝ የሚገኙት ስለዚህ የራሴ የሆነ ጆን ዳንጊ የሚባል ይቅጥል ስም አለኝ።

ማሸልፍ ትችላለህ ወይ? ይላል አዎ እችላለሁ ማሸልፍ ማለት እንግዲህ ምንድነው? እቃዎችን ወይም የተለያዩ ነገሮችን ምንድን ማድረግ ማለት ነው። በቦታ በቦታ ወይም ደግሞ በስርዓት መደርደር እንደማለት ነው ማለት ነው። ለምሳሌ እቃዎቹ ብርጭቆቹ ሊሆን ይችላሉ ሳህኖቹ ሊንችላል እነዚህ በየ አይነታቸው በቦታ በቦታ ማስቀመጥ እንደማለት ነው። ማሸልፍ ትችላለህ ወይ? አዎ እችላለሁ

የምትወደው መተግበሪያ ምንድነው? ይላል እንግዲህ ብዙ አይነት መተግበሪያ አለ። በዋናነት የሚመቸኝ ምንድነው? ቴሌግራም እጠቀማለሁ ምክንያቱም ከጓደኞቹ ጋር ብዙ ነገር አወራበታለሁ ኮሚኒኬሽን ለቶኪንግ ምናምን እዛ ጋር አለን። ምንድነው? ሀሳብ ለመለዋወጥ ከዛ በመቀጠል ቲክቶክ ቲክቶክ እጠቀማለሁ ሌሎችም እንደ ዋትስአፕ ቢዝነስ ምናምን የሚያስሞክሩ ነገሮችን ሊንክዲን ምናምን የሚባሉ ብዙ ነገሮችን እጠቀማለሁ ማለት ነው።